መዘመር እወዳለሁ ደስ ያለው ቢኖር ይዘምር ይላል ቅዱስ ጳውሎስ መዘመር እግዚአብሔርን ማመስገን ነው እግዚአብሔርን የምናመሰግንባቸው በጣም ብዙ ምክንያቶች አሉ። እግዚአብሔርን መጀመሪያ ካለመኖር ወደ መኖር ያመጣኸኝ የክብርህ ተሳታፊ እንድሆን ያደረገኝ ተብሎ በክቡር እጅህ የሰራከኝ የፈጠርከኝ እንግዳ ሲጠሩ ቤትን ሙሉ እንዲያዘጋጁ ገነት ቤትህን አዘጋጅተህ የፈጠርከኝ መመስገን ይገባሃል። ቀጥሎ እኛ በተሳሳትን ጊዜ በአዳም ምክንያት ከገነት ወጣን ከህይወት ተለየን ከእግዚአብሔር ጋር ያለን ህብረት ተቋረጠ። ከ መላዕክት ጋር ያለን ወዳጅነት ቀረና በዚህ ጊዜ እግዚአብሔር አዳምን አትብላ ካልኩህ እፅዋት በላህ ብሎ ጠየቀው። አዎ ይቺ የፈጠርክልኝ ሴት አሳሳተችኝ ብሎ ሄዋን ላይ ኮምፕሌን አደረገ። አሳበበና እግዚአብሔር ግን አዳምንም ሄዋንንም ያችን ሄዋንን ያሳሳተችውን ከይሲንም ረግሞ አስወጣቸው። በኋላ ከልጅ ልጅሁ እወለድልሃለሁ አለው ከልጅ ልጁ ተዋለደ ከልጄ ተወልዶ በጸመስቀል ተሰቅሎ በሶስተኛው ቀን ከሙታን ተነስቶ ህይወትን ዳግመኛ ህይወትን ስለሰጠን እግዚአብሔርን ዘወትር እናመሰግናለን። የሞትን ቁራኝነት ያጠፋልን በላያችን የሰለጠነውን የዲያብሎስ ሀይል ያጠፋልና እርሱ ስለሆነ እለት ከእለት የምናመሰግነው የተቀደሰ አምላካችን ነው። እና ይሄንን ማድረግ ደግሞ ከእኛ ይጠበቃል። ሰው እንኳን ህይወትን የሚያክል ነገር ተሰጥቶ ዕላቂ የሳንቲም ዕላቂ አላቂ የጨርቅ እላቂ የሚሰጡ ሀብታሞች እንኳን ይመሰገናሉ። እነሱ የሰጡን በዚህ አለም የሚቆይ ኋላ የሚያልፍ የሚጠፋ ነው። አመት ሁለት አመት ከእግዚአብሔር ላይ የሚያቆይ ነገር አይደለም። እግዚአብሔር አምላካችን የሰጠን ዘላለማዊ ነገ ከእኛ ይወስዱብናል ብለን እንነጠቃለን ብለን የማናስበው ነገር ነውና ይሄንን ባሰብን ቁጥር ስለኛ ነው ይሄንንሁላ የሆነው። ቅዱስ ዮሐንስ አፈወርቅ እግዚአብሔር ሰው ከሆነ በኋላ ያደረጋቸው ነገሮች ቀላል ናቸው። የመጀመሪያው ከባዱ የሚያስደንቀው ነገር የእግዚአብሔር ሰው መሆን ነው ይላል። እና ሰው የሆነልን አምላካችን ከሞት ያዳንከን ከሲኦል መንጋጋ ያወጣህን እያልን እግዚአብሔርን በመዝሙር እናመሰግነዋለን። መዝሙር መልክ መልክ አለው። ኦርቶዶክሳዊ መዝሙሮች ያሉ በስነ ትምህርትቤት የተባሉ ቅዱሳን በሌሎችም ደረጃ የሚዘመሩ ሌላው ደግሞ ቅዳሴ ነው ቅዳሴ መዝሙር አንዱ ክፍል ነው። አራቱ ቅዳሴያት እየተመረቁ ፍሬ ቅዳሴ በመባል ሌሎችም ስርዓተ ቅዳሴ መግቢያዎች ተጨምሮበት እግዚአብሔር የሚመሰገንበት ክፍል ነው። ሌላው መዝሙር የሚባለው ሊቃውንት የሚቆሙት ማህሌት ነው። ይሄኛው አንዱ የመዝሙራችን ክፍል ነውና ሊቃውንት ይሄንን አሰናስለው ነው የሰሩት እግዚአብሔርን ዘወትር ያለ እረፍት እንደ መላእክት እንኳን ባይሆን በአቅማችን እንድናመሰግን የየለቱን መዝሙር የየለቱን ምስጋና የየለቱን ቅዳሴ አዘጋጅተውልናል። ስለዚህ መዘመር ትወዳለህ ምንም ጥያቄ የሌለው ጉዳይ ነው። ለኔ እንደኔ